በልጅነትህ የምትወደው ጨዋታ ምንድነው የሚለው? ጥያቄ በልጅነቴ የምወደው ጨዋታ የገና ጨዋታ ነው የገና ጨዋታ የገና ጨዋታ ባህላዊ የገና ጨዋታ ነው። በሀገራችን ያው የሚጫወተው ሰው። ሁለት ቡድን ይፈጥረና ከዛ ከአንደኛው ቡድን እንጨቷ ተድቦልቡላ በደንብ ተደርጋ ተድቦልቡላ በቆላፋ እንጨት ተይዞ። ባህላዊ የሀገራዊ ጨዋታ ነውና የገና ጨዋታ ሩር ቅልያ ይባላል ደግሞ አሁን በዘመናዊ መርኩ የሚለው እጅግ መጥቷል። እና እሱን በከፍተኛ ሁኔታ በፍቅር የምትጫወተው ጨዋታ ነው